ሱሪ ሱሪ ሱሪ ማለት አብዛኛውን ጊዜ ከልብሶች ውስጥ አንዱ ነው እና አብዛኛውን ጊዜ ሱሪ ወንዶች ይለብሳሉ አብዛኛውን ጊዜ ወንዶች ሁሉም ወንዶች ማለት ይቻላል ሱሪ ነው የሚለብሱት ማለት ነው። እናም ሱሪ በጣም ጠቃሚ ነገር ነው እና በተለይ ደግሞ ወንዶች በቃ ሱሪ ሁሉም ሰው ይለብሳል ማለት ነው። ከዚህም በተጨማሪ ደግሞ ሴቶችም ሱሪ ይለብሳሉ ማለት ነው እና አብዛኛውን ጊዜ የከተማ ሴቶች ሱሪ ይለብሳሉ ማለት ነው። እናም የተለያዩ አይነት የሱሪ ዲዛይኖች አሉ እና አብዛኛውን ጊዜ ደግሞ ገጠር አካባቢ ያሉ ሰዎች ሱሪ አይለብሱም። ምክንያቱም አንደኛ የገጠራማ አካባቢ ሴቶች ቀሚስ ወይንም ጉርድ ነው እንጂ የሚለብሱት ሱሪ አይለብስም አይለብሱም ሱሪ መልበስ ነውር ነውር ነው ብለው ነው የሚያስቡ ማለት ነው። እናም በዛ ምክንያት ቀሚስ ነው እንጂ የገጠራማ አካባቢ ሴቶች ሱሪ አይለብሱም። ከዚህም በተጨማሪ ደግሞ በሃይማኖትም አይመከርም ማለት ነው ሴት ልጅ ሱሪ እንድትለብስ በሃይማኖት አይመከርም። እናም አብዛኛውን ጊዜ በቤተክርስቲያን እና በተለያዩ እንትኖች ሴቶች ሱሪ እንዳይለብሱና ቀሚስ እንዲለብሱ ይመከራል። በዛ ምክንያት አብዛኛውን ጊዜ የገጠር ሴቶች ሱሪ አይለብሱም እና ሱሪ መልበስ ልክ እንደ ነውር ነው የሚቆጠረው ማለት ነው። በዛም ምክንያት የገጠራማ አካባቢ የሚኖሩ ሰዎች ሱሬ አይለብሱም። እና ሱሪ የከተማ ሴቶች ደግሞ አብዛኛውን ጊዜ ሱሪ ይለብሳሉ ማለት ነው። እናም ሱሪ መልበስ ብዙ ጥቅም አለው እኔ የከተማ ሴቶች አብዛኛው ሴቶች ሱሪ ይለብሳሉ ማለት ነው ሱሪ የሚጠቀሙት ለመዘነጫነት እና አንደኛው እንደፈለጉ ለመንቀሳቀስ ስለሚያመች ሱሪ ይጠቀማሉ ማለት ነው። እናም እኔ አሁን አብዛኛውን ጊዜ ሱሪ መልበስ ያስደስተኛል ማለት ነው። ምክንያቱም ሱሪ እንደፈለኩ ከቦታ ቦታ እንድንቀሳቀስ ስለሚያደርገኝ ሱሪ እለብሳለሁ ማለት ነው። የተለያዩ አይነት የሱሪ አይነቶች አሉ ማለት የሱሪ ዲዛይኖች አሉ ማለት ነው። ከነዛ ውስጥ የተለያዩ አይነት ሱሪዎችን እለብሳለሁ ለምሳሌ የጅንስ ሱሪ አለ የጨርቅ ሱሪዎች አሉ ማለት ነው። እናም እኔ አብዛኛውን ጊዜ የጅንስ ሱሪዎችን መልበስ ያስደስተኛል ይመቸኛል ማለት ነው። እንዲሁም ሱሪ በመልበስ አንደኛ እንደፈለግን እንድንቀሳቀስ ይረዳናል። ማለት ሳንሳቀቅ ስንቀመጥ ስንነሳ የተለያዩ ስራዎችን በምሰራበት ጊዜ ሱሪ በምለብስበት ጊዜ እንደፈለኩ መንቀሳቀስ ስለምችል ሱሪ መልበስ ያስደስተኛል። እናም አብዛኛውን ጊዜ ሴቶች የከተማ ሴቶች ሱሪ ይለብሳሉ ማለት ነው። እናም ሱሪ በመልበስ በመልበሳችን ምክንያትም ያው አብዛኛውን ጊዜ በቤተክርስቲያን ቢከለከልም ግን የከተማ ሴቶች አብዛኛው ሴቶች የሚለብሱት ሱሪ ነው ማለት ነው። እናም ሱሪ ልክ እንደ መዘነጫነትና እንደ ዘመናዊነት ይቆጠራል። እና አብዛኛውን የከተማ ሴቶች ሱሪ ይለብሳሉ።

ኪሳራ ኪሳራ ኪሳራ ማለት ያው እንደሚታወቀው የተለያዩ አይነት ኪሳራዎች ሊያጋጥሙን ይችላሉ በምንሰራበት ስራ ማለት ነው እና ኪሳራ ማለት የሆነ ነገር ሰርተን ማለት ከ ለማትረፍ ነው። አሁን ለምሳሌ ንግድ ሊሆን ይችላል የተለያዩ ንግዶችን ሰርተን ያን ነገር ካተረፍን ኪሳራ የለንም እንላለን። ግን ከገዛንበት ምንም ትርፍ ካላተረፍንና ከገዛንበት ዝቅ አድርገን የሚሸጥ ከሆነ ኪሳራ ይባላል። እና ያው ኪሳራ በተለያዩ ነገሮች ኪሳራ ሊያጋጥመን ይችላል። ለምሳሌ ያው ነጋዴዎች። ወይንም ያው ነጋዴዎች እንደሚታወቀው የሆነ ነገር ገዝተው አትርፈው ለመሸጥ ነው የሚገዙት የተለያዩ ነገሮችን ይገዛሉ። የተለያዩ እህሎችን ሊሆን ይችላል የተለያዩ እቃዎችን የተለያዩ አይነት ምርቶችን ይገዛሉ ማለት ነው። አሁን የሚገዙት ማለት አሁን ለምሳሌ ነጋዴዎች አንዳንዴ ከገበሬዎች ይገዙና ከገዙበት አትርፈው ለተጠቃሚው ይሸጣሉ ማለት ነው። እና በዛ ጊዜ ከገበሬው የገዙበት ዋጋ ዝቅተኛ ዝቅተኛ ማለትም ዝቅተኛ ሆኖ በከፍተኛ ዋጋ የሚሸጡ ከሆነ ትርፋ አትርፈዋል ይባላል ማለት ነው። ከገዙበት ከፍ አድርገው የሚሸጡ ከሆነ ለደንበኞች ግን ከገዙበት ከገበሬዎች ሲገዙ የገዙት ዋጋ ማለት ከገዙት ዋጋ ዝቅ ብለው የሚሸጡ ከሆነ ለደንበኞች ያኔ ኪሳራ ያጋጥማቸዋል ማለት ነው። ያው ኪሳራ ማለት ሊያጋጥም ይችላል በንግድና በተለያዩ ሁኔታዎች ኪሳራ ሊያጋጥመን ይችላል ማለት ነው። ሁሌም ነጋዴዎች አሁን ለምሳሌ ኪሳራ ሊያጋጥማቸውም ትርፍ ሊያገኙም ይችላሉ በሁለቱም መሃል ነው ያሉት። አሁን ለምሳሌ ያው ገበያው ሁሌም ተመሳሳይ እና ኮንስታንት አይሆንም ማለት ነው። አንዳንዴ ከፍ ይላል ዋጋው አንዳንዴ ደግሞ ዝቅ ይላል ዋጋው። በዛም ምክንያት አሁን የሆነ የሆኑ ነገሩ የተለያዩ ነገሮችን አምጥተን በሚሸጥበት ጊዜ ኪሳራ ሊያጋጥመን ይችላል ማለት ነው። አሁን ለምሳሌ የተለያዩ ለምሳሌ ማለት ቶሎ ቶሎ የሚበላሹ እህሎች ከሆኑ ገዝተን የምንሸጠው አሁን ለምሳሌ እነሱ አሁን ለምሳሌ እንደ ሽንኩርት እንደ ቲማቲም የተለያዩ ቶሎ የሚበላሹ ነገሮችን ከሆነ እየገዛን የምንሸጠው እነዛ ነገሮች ቶሎ ብዙ ሰዓት የማይቆዩና ቶሎ የሚበላሹ ምርቶች ስለሆኑ ቶሎ ቶሎ እንሸጣለን ማለት ነው። ነገር ግን አሁን የገዛነው ቲማቲም ሽንኩርት የተለያዩ ቶሎ የሚበላሹ ነገሮች ካልተሸጡና ብዙ ቀን ከቀሩ ያ ነገር ሊበላሽብን ይችላል ማለት ነው። እናም ያን ነገር የተበላሸውን ነገር ለደንበኞች መሸጥ ስለማንችል አውጥተን እንደፋዋለን በዚህ ጊዜ ምን ይፈጠራል ማለት ነው? ኪሳራ ምክንያቱም ያንን ነገር ለደንበኞች ልንሰጥ ከገበሬዎች ወይም ከአምራቾች ገዝተን ነው የምናመጣው ነገር ግን ያ ነገር ካልተሸጠ እና ከተበላሸ ያን ነገር ለደንበኞች መሸጥ ስለማንችል ያ ነገር ይበላሻል እናም በዛ ጊዜ አውጥተን ነው የምንደፋው ማለት ነው። ያንን ነገር እነዚህ የተበላሹ በዚህ ጊዜ ኪሳራ ያጋጥመናል ማለት ነው። እና ያው ኪሳራ የማይቀር ነገር ነው አንዴ ልናተርፍ አንዴ ደግሞ ልንከስር እንችላለን። ከዚህም በተጨማሪ ደግሞ ያው ኪሳራ የሚያጋጥመን አሁን እንደዚህ ከገበሬዎች ወይም ከአምራቾች የሆኑ ነገሮችን ገዝተን ወደ ገበያ አምጥተን ለደንበኞች ስንሸጥ ግን አሁን ገበያው ላይ ያለው ዋጋ እኛ ከገዛንበት ይልቅ በጣም ወርዶ ልናገኘው እንችላለን በዛ ጊዜ እኛ የገዛንበት በውድ ዋጋ ሆኖ ግን ለደንበኞች የምንሰጠው ወይም ለተጠቃሚዎች የምንሸጠው ገበያው በጣም ስለወረደ ዋጋው በዝቅተኛ ዋጋ ነው ማለት ነው። በዛ ምክንያት ምን ያጋጥመናል ማለት ነው ኪሳራ ያጋጥመናል። በዛ ጊዜ ያው ብዙ ገንዘብ ልንከስር እንችላለን ያው እና በዛ ጊዜ ኪሳራ ያጋጥማል ማለት ነው። እና ያው በንግድ ጊዜ ኪሳራም ትርፍም አለ። አብዛኛውን ጊዜ ነጋዴዎች ኪሳራ ሊያጋጥማቸው ይችላል ማለት ነው። በዚህን ጊዜ ያው እንግዲህ ኪሳራም ትርፍም እንዳላ አውቀን ያንን ነገር የምንሰራውን ነገር። ገበያው ላይ እንዴት ነው ያለው ዋጋ ብለን አጣርተን? የሆኑን ነገሮችን በምን ብንረከብና ለመሸጥም ምን ያህል ዋጋ ላይ ነው ያለ ብለን አስበን ብንጠቀም ጥሩ ነው። ያው አብዛኛውን ጊዜ ኪሳራ ውስጥም እንዳንገባ

መናፈሻ መናፈሻ መናፈሻ ማለት ሰዎች ገብተው የሚዝናኑባቸው ቦታዎች መናፈሻ ተብለው ይጠራሉ የተለያዩ አይነት መናፈሻዎች አሉ ማለት ነው። አሁን በእኔ በምኖርበት አካባቢ የተለያዩ ደስ የሚሉ መናፈሻዎች አሉ። ማለት መናፈሻ ማለት የራሱ የተከለለ የተከለለ ግቢ ወይንም ቦታ ሆኖ የተለያዩ ደስ የሚሉ ላይን የሚስቡ ነገሮች ያሉበት መናፈሻ ይባላል። ማለትም የየራሳቸው አካባቢው በሳር የተሸፈኑ የተለያዩ ሀውልቶች መዝናኛዎች እንዲሁም ፍራፍሬዎች ያሉበት ቦታ ሊሆን ይችላል ይችላል ማለት ነው። ሰዎች መናፈሻ የሚሉት ገብተው ሰዎች መዝናናትና መደሰት የሚችሉበት ቦታ ነው። በዛም ምክንያት መናፈሻ ይባላል ማለት ነው ያ ቦታ በጣም ደስ የሚልና ለመዝናናት የሚያስደስት ቦታ ያው መናፈሻ ይባላል። ሰዎች ከተለያዩ ሰዎች ጋር ወይንም ብቻቸውን መጥተው ሊዝናኑ ወይም ሊደሰቱ ይችላል ከዛ ቦታ ማለት ነው። ለምሳሌ አንዳንዶች ጓደኞቻቸው ጋር መጠው ይዝናናሉ። አንዳንዶች ደግሞ ቤተሰቦቻቸው ጋር መጠው ሊዝናኑ ይችላሉ አንዳንዶች ደግሞ ብቻቸውን መጥተው ሊዝናኑ ይችላሉ ማለት ነው። ከዚህም በተጨማሪ አንዳንዶች ደግሞ ፍቅረኞቻቸው ጋር ወይም ባለ ባለቤታቸው ጋር ወይንም ባለ ካገቡት ሰው ጋር መጠው ሊዝናኑ ይችላሉ እና የተለያየ ጊዜ ሰዎች ከተለያዩ ሰዎች ጋር ይዝናናሉ ማለት ነው። እኔም አብዛኛውን ጊዜ ወደ መናፈሻ ሄጄ ጓደኞቼ ጋር መዝናናት ያስደስተኛል። ሁሌም ቅዳሜ ቅዳሜ ጓደኞቼ ጋር እየተገናኘው መናፈሻ እሄዳለሁ ማለት ነው። ወደ መናፈሻ ማለት ቅዳሜ ሁላችንም የስራ ቀን ስለማይኖረን እና ትርፍ ጊዜ ስላለን ሁላችንም አንድ ላይ ቅዳሜ ቅዳሜ እንገናኛለን ማለት ነው። ማለትም አንድ ላይ ሆነን የተለያዩ ነገሮችን በማረግ እንዝናናለን እንጫወታለን የተለያዩ ነገሮችን በማድረግ ጊዜያችንን አንድ ላይ እናሳልፋለን ማለት ነው። ማለትም አሁን ለምሳሌ የተለያዩ አይነት ምግቦችን እነዛ እንበላለን አይስክሬሞችን የተለያዩ ጣፋጭ ነገሮችን በመብላት መናፈሻው ጋር እንዝናናለን። እንዲሁም ከዚህም በተጨማሪ ደግሞ ጓደኞቼ ጋር ሰብሰብ ብዬ መናፍሻው ጋር ፎቶ መነሳት በጣም ያስደስተኛል ማለት ነው። እና አብዛኛውን ጊዜ ቅዳሜ ቅዳሜ ጓደኞቻችን ጋር አንድ ላይ ተሰብስበን ጊዜያችንን እናሳልፋለን ማለት እና መናፈሻ በጣም ወሳኝ ነገር ነው። ማለት አንዳንዴ ወደ መናፈሻ ስንሄድ ክፍያ አለው ለመግባት ክፍያ ያስከፍላል ማለት ነው አስር ብርም ሊሆን ይችላል። ወይንም ሃያ ብር ለአንድ ሰው በሰው መጠን ያህል ወደ መናፈሻው ለመግባት ክፍያ አለው ማለት ነው። አንዳንድ መናፈሻዎች ደግሞ ክፍያ ላይኖራቸው ይችላል በነፃ ገብተን ገብተን መዝናናት እና መደሰት የሚቻልባቸው ቦታዎች አሉ። እና መናፈሻ ከመናፈሻ ይለያያል ማለት ነው ክፍያውም ቦታውም አካባቢውም ሊለያይ ይችላል ማለት ነው። እና አብዛኛውን ጊዜ ደግሞ መናፈሻ ሰዎች ልደት ለማክበር ይጠቀሙበታል ማለት ነው። እናም ልደት ደስ በሚል ሁኔታ መናፈሻ ላይ ማክበር በጣም ደስ ይላል። ማለትም ያው ቦታው በጣም ደስ የሚልና በሳር የተከበበ በዛፎች የተከበቡና ደስ የሚሉ ገጽታ ስላለው በጣም ስለሚስብ በአብዛኛው ጊዜ ሰዎች ልደታቸውን ያከብራሉ ማለት ነው። የሚወዷቸው ሰዎች ጋር አንድ ላይ ተሰብስበው ልደታቸውን መናፈሻ ሊያከብሩ ይችላሉ። አሁን ለምሳሌ እኔ አብዛኛውን ጊዜ ልደቴን የማከብረው መናፈሻ ውስጥ ነው። መናፈሻ ጋር ጓደኞቼ ጋር ተሰብስበን ደስ በሚል ሁኔታ ልደቴን እናከብራለን ማለት ነው። አንደኛ የተለያዩ አይነት ዝግጅቶችን ምናፈሻው ላይ እናዘጋጅና ለመዝናናት በጣም እንዲመቸን ልደቴን ደስ በሚል ሁኔታ እናከብራለን። እና መናፈሻ አብዛኛውን ጊዜ ማሳለፍ በጣም ደስ ይላል። አንደኛ ደስ ስለሚልና አካባቢው ማለትም አይምሮዬ ፍሪ ስለሚሆን ወደ መናፈሻ ሄጄ የተለያዩ ሳሮችን ተፈጥሮአዊ ነገሮችን እዛ ውስጥ ስለማገኝና ስለማይ ከዛ ሄጄ መዝናናት በጣም ያስደስተኛል አብዛኛውን ጊዜም ወደ መናፈሻ ሄጄ እዝናናለሁ

በር በር በር ማለት እንደሚታወቀው ያው ቤት ስንሰራ ወይንም ቤት ውስጥ ከቤት ክፍሎች ውስጥ አንዱ በር ነው። በር ብዙ አገልግሎቶች አሉት በር አንደኛ ለመግባት እና ለመውጣት ያገለግላል ማለት ነው። አሁን የቤቱ በር ከሌለው ያው መውጣት መግባት ስለማይቻል ከባድ ነው የሚሆነው እና ሁሉም ቤት በር ያስፈልገዋል ማለት ነው። ለመግባት ለመውጣት የተለያዩ ነገሮችን ለማውጣትም ሆነ ለማስገባት በር በጣም ወሳኝነት አለው። እናም ሁሉም ቤት በር ያስፈልገዋል ነው የምለው። እናም ሁሉም ቤት አብዛኛውን ጊዜ በር የሌለው ቤት አይኖርም ማለት ነው። እናም በር በጣም ወሳኝ ነገር ነው ለቤት ውስጥ እና ሁሉም ቤት በር ይኖረዋል። ከዚህም በተጨማሪ በር በጣም ወሳኝነት ያለው የተለያዩ አደጋዎች እንዳይደርሱብኝ ይጠብቃል ማለት ነው። አሁን ለምሳሌ ከቤታችን ወጠን በምንሄድበት ጊዜ ግዴታ በበሩም መቆለፍና መዘጋት አለበት የተለያየ አይነት ችግር እንዳይፈጠር ማለት ነው። ማለትም አሁን ለምሳሌ ያው በርን ካልዘገንን ሌባ ገብቶ ያለንን ንብረት ሊዘርፈን ለተለያዩ አደጋዎች ልንጋልጥ እንችላለን ማለት ያለንን ንብረት በሙሉ ሊዘርፍ ይችላል። እንዲሁም ሙሉ ባዶ እጃችንን ልንቀር እንችላለን ገንዘባችን ሊዘርፍ ይችላል እናም የተለያዩ ነገሮችን ሊዘርፍ ይችላል ማለት ነው። በዚህም የተነሳ በር በጣም ወሳኝ ነው። እናም ያስፈልገናል ማለት ነው። ከዚህም በተጨማሪ በር የሚያስፈልገው ለምሳሌ ምሽት አካባቢ ግዴታ በራችንን መዝጋት አለብን ማለት ነው። ማለትም በር ካልተዘጋ የሆኑ አውሬዎች የተለያዩ ነገሮች ገብተው ጥቃት ሊያደርሱብን ይችላሉ። በዛም የተነሳ በጣም በር ወሳኝነት አለው ስለዚህ ሁሉም ሰው በር ከሌለው መኖር አይቻልም ማለት ነው። ማለትም የተለያዩ አውሬዎች መተው ሊተናኮሱን ሊተናኮሱንና እንትን ሊበሉን ይችላሉ ማለት ማታ ግዴታ በሩን መዘጋት አለበት። ከዚህም በተጨማሪ ማታ ራሱን ሌባ ሊመጣ ይችላል ሌባ መጥቶ ያለንን ንብረት ሊዘርፍ ይችላል እንዲሁም ጥቃት ሊያደርስብን ይችላል። ማለት ሊገለን ይችላል ያለንን ንብረት በሙሉ ወስዶ ቤታችንን ከዘረፈ በኋላ እኛን ደግሞ በህይወት ላይተውን ይችላል። ህይወታችንን ሊቀጽፍ ይችላል እናም ከዚህም በተጨማሪ ደግሞ በር መዘጋት አለበት ብዬ የማስበው እና በር መኖር አለበት ማለት። ለምሳሌ የተለያየ ብርድ እንዳይገባ ይከላከላል። አሁን በር ከሌለው ብርዱ በጣም ይገባና ለተለያዩ በሽታዎች አጋልጠናል ማለት ነው። በዛ ምክንያት በር በጣም ወሳኝ ነው። ማለት ከቦታ ቦታ ማለት እንደፈለግን ለመሆን እና ጤናችን ለመጠበቅ በር በጣም ወሳኝ ነገር ነው ማለት ነው። የምልበት ምክንያት አሁን በር ክፍት ከሆነ ብርድ በቀላሉ ይገባና ለተለያዩ በሽታዎች ሊያጋልጠን ይችላል። ለጉንፋን እንዲሁም ሳምባችንን ሊመታን ይችላል ብርዱ ከዚህም በተጨማሪ በዛ ምክንያት በጣም እንታመምና ሌላ ተጨማሪ ወጪ ሆስፒታል ሄደን የተለያዩ አይነት ወጪዎችን እንደረጋለን ማለት ነው። በዛ ምክንያት በር አስፈላጊ ነው በር ቤታችንን ለመዝጋት ማለት ነው። እናም የተለያዩ አይነት ለምሳሌ የተለያየ አይነት ነገሮች ሊያጋጥመቡ እንችላለን አሁን ለምሳሌ ዝናብ በሚዘንብበት ጊዜ በር ካልዘጋነ ሙሉ ዝናቡ ወደ ቤት በመግባት አካባቢያችን እና እኛን ሊበክለን ይችላል ማለት ነው ጎርፍየ ጎርፍ አደጋ ሊያጋጥመን ይችላል። ዝናብ በሚዘንብበት ጊዜ በራችንን ካልዘጋንና ጎርፉ ወደ ቤት በመግባት ዝናቡ ሙሉ ቤታችን ሊያጥለቀልቀው ይችላል። እንዲሁም ከዚህም በተጨማሪ ማለት የጎርፍ አደጋ ሊያጋጥመን ይችላል ማለት ነው። በዛ ምክንያት በጣም ወሳኝ ነው። በተለይ ደግሞ በክረምት ወራት በጣም ዝናብ ስለሚዘንብ እንዲሁም በጣም ብርድ ስለሚኖር በክረምቱ ወራት ቤት በጣም ወሳኝ ነው ማለት በር በጣም ወሳኝ ነው። ሁሉም ቤት በር ሊኖረው ይገባል ከሌለው ግን የተለያዩ ብርዱ ንፋሱ ክረምት በጣም እንደሚታወቀው በጣም ቀዝቃዛ በሆኑ የተነሳ እነዛ ነገሮች ሁሉ እኛን ሊያሳምኑና ሊጎዱን ስለሚችሉ በር በጣም ወሳኝ ነው። አስፈላጊ ነገር ነው።

ዋጋው ስንት ነው ዋጋው ስንት ነው ዋጋው ስንት ነው? ብለን የምንጠይቀው አብዛኛውን ጊዜ የሆነ ነገር እቃ ለመግዛት ወይንም ለመገበያየት በምንሄድበት ጊዜ። ዋጋውን ለማወቅ ዋጋው ስንት ነው ብለን እንጠይቃለን። ማለትም ዋጋው ስንት ነው ማለት ያን ነገር በስንት ብር ነው የምንገዛው ማለት ነው። እናም ያን ነገር ስንት ብር እንደሆነና ያንን ነገር አውቀን ለመግዛት ዋጋው ስንት ነው ብለን ሰዎችን ሻጩን እንጠይቃለን ማለት ነው። እቃ ለመግዛት ወይም የተለያዩ ነገሮችን ለመግዛት እናም ይሄ ነገር በጣም ወሳኝ ነው። የሆነ ነገር ለመግዛት በምንገዛበት ጊዜ ዋጋውን ጠይቀን ነው ማለትም ዋጋው ስንት እንደሆነ አውቀን ተከራክረን ነው ማለት ነው። የተለያዩ እቃዎችን የምንገዛው እናም ያንን ነገር ለማድረግ ዋጋው ስንት ነው ብለን እንጠይቃለን ማለት ነው። እና ዋጋ በጣም ወሳኝነት አለ የተለያዩ ነገሮችን በምንገዛበት ጊዜ ዋጋው ስንት እንደሆነ ጠይቀን መርምረን አወዳድረን ነው ሌሎች ስንትይሸጣሉ እሱ እኛ ይህንን እቃ ብንገዛው እንጎዳለን ወይንስ አንጎዳም ብለን አመዛዝንን ነው ማለት ነው። የምንገዛውና ያንን ነገር ለመግዛት ዋጋው በጣም ወሳኝ ነው። የተለያዩ ነገሮችን ለመግዛት ለምሳሌ የሆነን እቃዎችን ወይንም የሚሆኑ የተለያዩ ነገሮችን በምንገዛበት ጊዜ አንደኛ ለራሳችን ልንጠቀምበት ልንገዛው እንችላለን። ሁለተኛ ደግሞ ያንን ነገር ገዝተን አትርፈን ለሌላ ለመሸጥ ልንገዛው እንችላለን። አሁን ነጋዴዎች አብዛኛውን ጊዜ የተለያዩ እቃዎችን ከአምራቾች ወይንም ከ ከ እንትን ከገበሬዎች ሊገዙ ይችላሉ እህሎችን ከገበሬዎች ወይም የተለያዩ እቃዎችን ከአምራቾች ይገዙና አትርፈው ለመሸጥ ስለሆነ እነሱን በማይጎዳቸው መልኩ ዋጋ አስቀንሰው ይገዛሉ ማለት ነው። ዋጋውን ከጠየቁ ዋጋው ስንት ነው ብለው ያንን ዋጋ ከጠየቁ በኋላ በደንብ ይከራከሩና ያስቀንሷቸዋል ማለት ነው። ማለትም እነሱ አትርፈው ስለሚሸጡ ብዙ ትርፍ ለማግኘት ዋጋ ተከራክረው መግዛት ስላለባቸው ያንን ዋጋ ተከራክረው ለመግዛት ደግሞ ዋጋውን ስንት ነው ብለው ይጠይቃሉ ማለት ነው። እናም ከነገሯቸው በኋላ ያንን ዋጋ በደንብ ይከራከሩና ያንን እቃ ወይንም የተለያዩ ነገሮችን ይገዛሉ ማለት ነው። ከገዙ በኋላም አትርፈው ይሸጣሉ እናም አትርፈው ለመሸጥ ደግሞ ዋጋው አመዛዝናው ነው መግዛት ያለባቸው ሌላ ቦታ ስንት ይሸጣል ይሄስ ስንት ነው የሚሸጥልኝ ብለን የተለያዩ ነገሮችን አመዛዝነንም ገዝተው ለትርፍ ይሸጡታል ማለት ነው። እንዲሁም ለቤታችን የተለያዩ ነገር ለመጠቀም ስንገዛ ዋጋው ስንት ነው ብለን የምንጠይቀው አንደኛ ዋጋውን ለማወቅ እና ከዛም በተጨማሪ ያንን ዋጋ ተከራክረን አስቀንሰን በጥሩ ዋጋ ለመግዛት ሲባል ዋጋው ስንት ነው ብለን እንጠይቃለን። እናም አብዛኛውን ጊዜ ይህንን ጥያቄ የተለያዩ ሱቆች ላይ ልንጠይቅ እንችላለን። ከዚህም በተጨማሪ ገበያ ላይም ሊሆን ይችላል ይሄንን ጥያቄ የምንጠይቀው ማለት ነው ዋጋው ስንት ነው የሚለው? እናም ሁሌም የተለያዩ እቃዎችን በምገዛበት ጊዜ አወዳድረን ረከስ ያለ ነገር ለመግዛት ስለምፈልግ። ዋጋው ስንት ነው ብለን ሌሎች የሚሸጡትን እና እኛ የምንሸጠውን አነጻጽረን እናወድ ማለት ሌሎችን የሚሰጡት እና ከዚህ እኛ የምንገዛው በየትኛው ዋጋ ብንገዛ ያተርፈናል ወይም ጥሩ ትርፍ እናገኛለን ብለን በማነፃፀርና በማወዳደር ያንን ነገር በጥሩ እቃገስትን እንድንጠቀም ይረዳናል ማለት ነው። በዚህም የተነሳ ዋጋው ስንት ነው የሚለው ቃል በጣም ጠቃሚ ነው። ማለት ነውናም አብዛኛውን ጊዜ ለመጠቀም ወይንም ያንን ነገር ገዝተን ለተለያዩ ለነጋዴዎች ያንን እቃ ገዝቶ ለደንበኞች ለመሸጥ ይህንን ቃል ይጠቀሙበታል ማለት ነው። እና ዋጋ በጣም ወሳኝ ነው። እያንዳንዱን እቃ ለመግዛት ዋጋ ወሳኝነት አለው ማለት ነው። ያው ዋጋው ስንስማማበት እና ያ ነገር ይሆናል እና ብለን ስናምንና ያ የምንገዛው እቃ ይሄን ያህል ዋጋ ይመጥነዋል ብለን ስናስብ ነው ያንን ነገር የምንገዛውና የምንጠቀመው በዛ ምክንያት ዋጋ በጣም ወሳኝነት አለው

ሆድ ሆድ ሆድ ማለት እንደሚታወቀው ማለት ከሰውነት ክፍል ውስጥ አንዱ ነው እና የተለያዩ ነገሮችን ለመያዝ ይጠቅማል ማለት ነው። እናም ያው ሆድ የተለያዩ ነገሮችን ለመያዝ ይጠቅማል እንዳልኳችሁ እናም ያው አብዛኛውን ጊዜ የምንመገበው ምግብ የምሄደው ወደዛ ነው ማለት ነው። እናም የተለያዩ ነገሮችን በምንመገብበት ጊዜ ሆዳችን ላይ ነው የሚቀመጠው እና የተለያዩ የሰውነት ክፍሎቻችንን ማለት የተለያዩ የሰው የሆድ እቃ የሆድ እቃዎቻችን በሙሉ ሆዳችን ነው የሚይዘው

በገበያ ዋጋ መደራደር ትችላለህ? አዎ እኔ በገበያ ዋጋ መደራደር እችላለሁ። የተለያዩ ነገሮችን በምገዛበት ጊዜም እየተከራከርኩና እየተደራደርኩ ነው ማለት ነው። ማለትም የሆኑን የተለያዩ ነገሮችን ገበያ ላይ በምገዛበት ጊዜ ያንን ምገዛውን ነገር አንደኛ በርካሽ ዋጋ ለመግዛት ስለምፈልግ በጣም ተደራድሬና ያንን ነገር አስቀንሼ ለመግዛት እፈልጋለሁ ማለት ነው። በዚያም ምክንያት ዋጋውን እንዲቀንስልኝ ገበያ ላይ የምገዛው ተከራክሬ ነው።

የስራ እድገት እየፈለክ ነው? አዎ የስራ እድገት እየፈለኩ ነው። የስራ እድገት በጣም ለኔ ወሳኝ ነገር ነው። ማለትም የስራ እድገት በጣም ጠቃሚ በመሆኑ የተነሳ የተለያዩ የስራ እድገቶችን ለማግኘት እጥራለሁ ማለት ነው። ማለትም የስራ እድገት በማገኝበት ጊዜ ብዙ ጥቅማ ጥቅሞች አሉኝ። አንደኛዬን ስራ እድገት ካገኘሁኝ ከማገኛቸው ጥቅሞች ውስጥ አንዱ የደሞዝ ጭማሪ ይኖረኛል ማለት ነው። እናም ከደሞዝ ጭማሪም በተጨማሪ የስራ እድገቱ ለተለያዩ ጥቅማ ጥቅሞችም ተጨማሪ ስለማገኝበት እኔ የስራ እድገት እንዲኖረኝ እጥራለሁ፤ እፈልጋለሁ። እና የስራ እድገት በጣም ወሳኝ ነገር ነው።

በምን ትመገባለህ? በምን ትመገባለህ ይላል እኔ የምመገበው አብዛኛውን ጊዜ በሳህን ነው በሳህን መመገብ ያስደስተኛል። እናም ብቻዬን በመሆኑበት ጊዜ የአብዛኛውን ጊዜ የምመገበው በሳህን ነው። በሳህን ቁርጥ ይዤ የራሴን እመገባለሁ ማለት ነው። እናም ይሄ ነገር በጣም ያደስተኛል። ከዚህም በተጨማሪ ደግሞ ሰዎች በሚኖሩበት ጊዜና። ብቻዬን በማልሆንበት ጊዜ አብዛኛውን ጊዜ ቤተሰቦቼ ጋር በምመገብበት ጊዜ ደግሞ በትሪ እንመገባለን ማለት ነው።

የምትወደው መክሰስ ምንድነው? እኔ አብዛኛውን ጊዜ የምወደው መክሰስ እና መመገብ የሚያስደስተኝ አብዛኛውን ጊዜ ቀለል ያሉ ነገሮችን ነው። ማለትም ለሆድ ማይከብዱ ነገሮችን መመገብ በጣም ያስደስተኛል። ማለትም ለሆድ ማይከብዱ ቀለል ያሉ ነገሮች ውስጥ አንደኛው ማለትም ለምሳሌ ዳቦ ዳቦ መክሰስ ሰዓት ላይ መመገያ ያስደስተኛል። ከዚህም በተጨማሪ ደግሞ የተለያዩ መኮረኒ፣ ፓስታ፣ ሩዝ እንዲሁም ቀለል ያሉ ነገሮችን መክሰስ ላይ እመገባለሁ። እናም እነዚህን በመመገብ ቀለል እንዲለኝና ሆዴ እንዳይከብደኝ አደርጋለሁ።

ቀዝቃዛ የአየር ሁኔታ ትወዳለህ? አዎ ቀዝቃዛ የአየር ሁኔታ በጣም ነው የምወደው ማለትም አየሩ ቀዝቀዝ ሲል በጣም ይመቸኛል። አንደኛ ቀዝቃዛ የአየር ሁኔታ ለጤናዬ በጣም ተስማሚና እኔ የሚመቸኝ የአየር ሁኔታ ቀዝቀዝ ያለ አየር ሁኔታ በመሆኑ። በጣም የአየር ሁኔታውን ቀዝ ቀዝ ሲል እወደዋለሁ ሙቀት በሚሆንበት ጊዜ በጣም አይመቸኝም ማለት ነው። ማለትም ሙቀት በሚሆንበት ጊዜ ራሴን ስለሚያመኝና ለተለያየ በሽታ ስለሚያጋልጠኝ። የአየር ሁኔታው ቀዝቀዝ ሲል ይመቸኛልና ይስማማኛል።

ስልክህን ምን ያህል ጊዜ ትሞላለህ? እኔ ስልኬን አብዛኛውን ጊዜ በየሁለት ቀኑ ነው የምሞላው ማለት ነው። ምክንያቱም አንደኛ ስልኬ ሳምሰንግ ኤ ዜሮ አምስት በመሆኑ ብዙ ቀን ያስጠቅመኛል ማለት ነው ለሁለት ቀን ያህል ሳይቆራረጥ በስርዓት ያስጠቅመኛል። በዚህም ምክንያት ሳምሰንግ ስልኮች በጣም ተመራጭ ናቸው። አንደኛ ካሜራቸውን ካሜራቸው ጥራጥ ስላለሁና ማለትም ቻርጀር ቶሎ ቶሎ ስለማይጨርስ አብዛኛውን ጊዜ ሳምሰንግ ስልኮችን መጠቀም ያስደስተኛል። ማለትም ከዚህም በተጨማሪ ቶሎ ቶሎ አይጨርሽም እንዳልኳችሁ ቻርጀሩ በዚህም የተነሳ እኔ በየሁለት ቀን ነው ስልኬን ቻርጅ የማደርገው።

ግራ ግራ ግራ ማለት ከእጃችን ውስጥ አንደኛው ክፍል ሊሆን ይችላል ወይንም ወደ በግራ እጃችን አካባቢ ያሉትን ግራ ብለን ልንጠራቸው እንችላለን እና አብዛኛውን ጊዜ ግራ የሚለው አንደኛ ለእጅ ልንጠቀምበት እንችላለን ወይንም በስተግራ የሚለውን አቅጣጫ ለመጠቆም ልንጠቀምበት እንችላለን ማለት ነው። አንዳንድ ሰዎች ደግሞ ግራ የሚለውን ነገር የሚጠቀሙት የሆነ መጥፎ ነገር እና ጥሩ ላልሆነ ነገር ለመጠቆም ግራ የሚለውን ቃል ይጠቀማሉ ማለት ነው

ሴት ልጅ ሴት ልጅ ሴት ልጅ ማለት አንደኛው ሴት ልጅ የሚለውን የምንጠቀመው አንደኛ ሴት ጾታ ያላትና ያው እድሜዋ ያልገፋ ወጣት ለማለት ሴት ልጅ የሚለውን ቃል እንጠቀማለን አብዛኛውን ጊዜ ሴት ልጅ የምንላት እድሜዋ ያልገፋ ማለትም ወጣት የሆነችን ልጅ ሴት ልጅ ብለን ልንጠራ እንችላለን ማለት ነው። እናም ያው ሴት ልጅ ማለት ጾታዋ ሴት የሆነና ወጣት መሆኗን ለመግለጽ ሴት ልጅ ብለን እንጠቀማለን ማለት ነው

እርዳታ እፈልጋለሁ እርዳታ እፈልጋለሁ እርዳታ እፈልጋለሁ የሚለው ቃል አንደኛ ሰዎች በተለያዩ ነገር እንዲያግዙኝ እፈልጋለሁ ማለት ሲሆን ማለትም ሰዎች የተለያየ እርዳታ አልፈልጉ ይችላሉ አንዳንድ ሰዎች የጉልበት እርዳታ ሊፈልጉ ይችላሉ አንዳንዶቹ ደግሞ የእውቀት እርዳታ ሊፈልጉ ይችላሉ አንዳንዶች ደግሞ የገንዘብ እርዳታ ሊፈልጉ ይችላሉ ማለት ነው። እናም እርዳታ በጣም ወሳኝ ነገር ነው። ሰዎች በተለያዩ ነገር ሰዎችን ሊረዱ ይችላሉ እናም እነዚህ እርዳታዎች ሰዎች የፈለጉትን ነገር እንዲያገኙና ያው የፈለጉትን ነገር አግኝተው ጥሩ ደረጃ ላይ እንዲደርሱ ይረዳቸዋል ማለት ነው። እና እርዳታ በጣም ወሳኝ ነገር ነው።

ክፍል ክፍል ማለት የተለያየ ክፍል የክፍል አይነቶች ሊኖሩ ይችላሉ ለምሳሌ በቤት ውስጥ ክፍል ብንል ማለትም በክፍል እምንለው ቤታችን ውስጥ የተከፋፈሉ ክፍሎችም ማለትም በቤት ውስጥ ያሉ ሳሎን እቃ ቤት እንዲሁም መተኛ ቤት እንዲሁም እቃ ቤት ሊሆን ይችላል ማለት ነው። ከዚህም በተጨማሪ የትምህርት በትምህርት ወይም ደግሞ ክፍል እምንለው ከደረጃ ወደ ወደ ደረጃ እያለፍን የምንመጣው ማለትም የእየእድሜያችንና እውቀታችን እየጨመረ በሄደ ቁጥር ከደረጃው ደረጃ እያለፍን ነው እምንመጣው። የትምህርት ደረጃ ክፍል ብለን እንገልጸዋለን

ቢጫ ቢጫ ቢጫ ማለት ከከለሮች ውስጥ አንዱ ቢጫ ነው እናም አብዛኛውን ጊዜ ቢጫ ቀለም ተመራጭ ነው ማለት ነው እናም አብዛኛው ሰዎች ለምሳሌ ልብስ በሚገዙበት ጊዜ ቢጫ ልብስ ይመርጣሉ ማለት ነው። ምክንያቱም ቢጫ ቢጫ ልብስ አንደኛው እፈፍተን እንድንታይና ውበት እንዲኖረን ስለሚያደርግ ቢጫ ልብስ በጣም ለኔ ተመራጭ ነው። አንደኛ ውበቴ ጎልቶ እንድታይ ስለሚያደርገኝና ከዛም በተጨማሪ ከሌሎች የተለየ ውበት ይሰጠኛል ከሌሎች ከለሮች የተለየ ቢጫ ልብስ ውበት ይሰጠኛል ብዬ ስለማስብ ቢጫ ልብስ እመርጣለሁ

እዚህ እዚህ የሚለው ቃል አንደኛ ቦታን ለመግለጽ ሰዎች ይጠቀሙበታል እዚህ ማለት አሁን ያለንበት ቦታን ለመግለጽ ያገለግለል ከዚም በተጨማር እዚህ የምንለው አሁን ያለንበትና አሁን ድርጊቱ እየተከናወነበት ያለበትን ቦታ ለመግለጽ ሰዎች እዚህ የሚለውን ቃል ይጠቀማሉ። እና ለምሳሌ አሁን ሰዎች ቦታ ለመጠቆም እዚህን አካልን ያ ሰውዬ ከሚገኝበት ቦታ ና ማለት ስለሆነ አብዛኛውን ጊዜ እዚህ የሚለው ቦታ ለመግለጽ ይጠቅማል

አራት አራት አራት የሚለው ጣል አንደኛ ቁጥር የሚገልጽ ነው አራት ብለን አንዳንድ አብዛኛውን ጊዜ ቁጥርን ለመግለጽ አራት ሚላውን እንጠቀማለን ማለትም አሁን ለምሳሌ የተለያየ ጊዜ አሁን ለምሳሌ የክፍል ደረጃ አራት ስንተኛ ክፍል ነህ ተብሎ ሲጠየቅ አራተኛ ክፍል ደረጃ የሆነ ሰው አራተኛ ክፍል ይላል ማለት ነው። እናም አራት የሚለውን ቁጥር ለመግለጽ ልንጠቀምበት እንችላለን ለምሳሌ ምን ያህል ኩንታል ገዛህ? ቢባል አራት ኩንታል ገዛሁ ለማለት እንዲሁም የተለያዩ ነገሮችን በቁጥር ለመግለጽ አራት የሚለው ቁጥር ይጠቅማል ማለት ነው

ዝናብ ዝናብ ማለት አብዛኛውን ጊዜ ዝናብ የሚዘንበው በ በክረምት ወራት ነው በክረምት ወራት ዝናብ ይዘንባል ማለት ነው። እናም የዝናብ በጣም ወሳኝ ነገር ነው የተለያዩ እህሎችን እንዲሁም የተለያዩ ነገሮችን እና ምርቶችን ለማብቀል ዝናብ በጣም ወሳኝነት አለው ማለት ነው። እናም ዝናብ ለተለያዩ አገልግሎቶች ይጠቅማል ለምሳሌ ዝናብ በሚዘንብበት ጊዜ የዝናብ ውሃውን በማቆም ለተለያዩ አገልግሎቶችና ጥቅሞች ልንጠቀምበት እንችላለን ማለት ነው። እናም በክረምት ወራት ዝናብ በጣም ወሳኝና አስፈላጊ ነገር ነው

እንኳን ደስ አለህ እንኳን ደስ አለህ እንኳን ደስ አለህ ማለት ሰዎች የተለያየ ጊዜ ያገኙትን ነገር እና ጥሩ ነገር ሲያገኙ ሰዎችን እንኳን ደስ አለህ እንላለን ለምሳሌ ልጆቻቸው ሲመረቁ የተመረቁባቸው ቤተሰቦች ዘንድ ሂደን እንኳን ደስ አለህ እንላቸዋለን እና እንኳን ደስ አለህ ማለት የሆነ መልካም ምኞት መግለጫ እና እንኳን ለዚህ አበቃህ ለማለት ሲሆን። አንዳንዴ ደግሞ ልጆቻቸው ለትዳር ሲበቁ ወይንም ሲዳሩ ቤተሰቦቻቸው ጋር ሄደን እንኳን ደስ አለህ እንላለን እና እንኳን ደስ አለህ ማለት የመልካም ነገር እና እንኳን ለዚህ አበቃህ ለማለት ሰዎች የሚጠቀሙት ቃል ነው

ስንት ነው? ስንት ነው ማለት የሆነን ነገር መጠኑን ወይንም ምን ያህል እንደሆነ ለማወቅ ስንል ስንት ነው እንላለን ስንት ነው የሚለው አብዛኛውን ጊዜ ቁጥርን በቁጠር ነው ማለት ምላሹን የምንሰጠው በቁጥር ነው። ማለትም የሆነ ነገር ምን ያህል መጠን እንዳለው እና ምን ምን ያህል ደረጃ ላይ እንደደረሰ ለማወቅ ስንት ነው እንላለን ለምሳሌ ስንት ነው የምንለው የሆነ እቃ ስንገዛ ዋጋውን ሊሆን ይችላል ስንት ነው ብለን እንጠይቃለን። ምንም የተለያዩ ነገሮችን ስንቀበል ስንት ነው? ብለን ማለት ነው። እና አብዛኛውን ጊዜ ስንት ነው ብለን ስንጠይቅ ምላሹ የሚሆነው በቁጥር ነው

መቼ መቼ ማለት ሁኔታው የተፈጸመበትንና መቼን ማለት ሁኔታው መቼ እንደተፈጸመና ቀኑን ሙሉ ዓመተ ምህረቱን ሊሆን ይችላል ወይንም በየትኛው ሳምንት እንደሆነ ማወቅ ስንፈልግ መቼ ብለን ጥያቄን እንጠይቃለን ማለት ነው። አብዛኛውን ጊዜ መቼ ሰዎችን መቼ ብለን እንጠይቃለን እናም ለምንጠይቃቸው ጥያቄዎች መልስ ለማግኘት እና። የተደረገው ድርጊት ወይም የሆነው ሁኔታ ያ ነገር መቼ እንደተፈጸመ ለማወቅ መቼ የሚለውን ቃል እንጠቀማለን።

ደመና ደመና ደመና ማለት ሰማይ ላይ ያለ ነገር ነው እናም ደመና በማየት አብዛኛውን ጊዜ ሰው አንዳንድ ሰዎች ማለትም የአየር ሁኔታውን እና ዝናብ ይዘንባል ወይንስ አይዘንብም የሚለውን መለየት ይችላሉ ማለት ነው። አብዛኛውን ጊዜ የድሮ ሰዎች ደመናውን በመየት ኋላ ይዘንባል አይዘንብም ብለው ይናገራሉ ማለት ነው። እና ደመና አብዛኛውን ጊዜ ደመና በሚለብስበት ጊዜ ሰዎች ዝናብ ይዘንባል ብለው ያስባሉ።

አንድ አንድ የሚለውን ቃል የምንጠቀመው ቁጥርን ለመግለጽ ነው እና በተለያየ ጊዜ ቁጥርን ለመግለጽ የምንጠቀመው ቃል ውስጥ አንድ ነው። እና አንድ የሚለውን ቁጥር እንጠቀማለን ማለት ነው። እና በተለያዩ ጊዜ ሰዎች ጥያቄ ሲጠይቁን የቁጥር ጥያቄ ማለት ነው። አሁን ለምሳሌ ስንተኛ ክፍል ነህ? ተብሎ የሆነ ሰው ቢጠየቅ የክፍል ደረጃው አንድ ከሆነ አንደኛ ክፍል ይላል። ወይንም የተለያዩ ነገሮችን መጠኖችን ለማወቅ ሰው ሲጠይቁን ይህንን ምላሽ ለመስጠት አንድ የሚለውን ቃል እንጠቀምበታለን

ኦክቶበር ኦክቶበር ማለት በውጮች አቆጣጠር የውጭ ሀገር ሰዎች ኦክቶበር እያሉ ይጠሩታል ማለት ነው ኦክቶበር ማለትም የኢትዮጵያ አቆጣጠር እና የውጭ ሀገር አቆጣጠር አቆጣጠራችን ይለያያል ማለት ነው። የእኛ እሚጀምረው ሴፕቴምበር ብለን ነው እምንጀምረው ውጮች ደግሞ እሚጀምሩት ጃኑዋሪ ብለው ነው ማለት ነው። በዛም የተለያየ አቆጣጠራችን ይለያያል። እና ኦክቶበር ማለት የኛ ሁለተኛው ወር ኦክቶበር በእንግሊዘኛ ኦክቶበር ተብሎ ይጠራል ማለት ነው። እናም ኦክቶበር ማለት ጥቅምት እንደማለት ነው።

እድለኛ እድለኛ ማለት ብዙ ነገሮችን ማግኘት የሚችልና ብዙ ነገሮች የሚቀናው ሰው እድለኛ ይባላል ማለት ነው። እና አብዛኛውን ጊዜ ሰዎች የሆነ ለምሳሌ የሎተሪ የሚቆርጠው ሎተሪ ሲደርሳቸው እነዛ ሰዎች እድለኛ ናቸው እንላለን። ማለትም የተለያዩ ለምሳሌ ዲቪ ቆርጠውም ዲቪ ሲደርሳቸው እነዚህ ሰዎች እድለኛ ናቸው እንላለን። እናም እድለኛ ምንለው የተለያዩ ነገሮችን ሰዎች ሲያገኙ እድለኛ ናቸው እንላለን

ደስተኛ ደስተኛ ደስተኛ የምንለው በተለያየ ነገር ሰዎችን ደስተኛ እንላለን። አብዛኛውን ጊዜ ደስተኛ የምንላቸው ሰዎች ፈገግታ ከፊታቸው የማይጠፉና ሁኔታቸው ሁሉ ማለት ብዙ ነገር ያላቸው፤ ቤተሰባቸው ሙሉ ማለት ምንም ችግር የሌለባቸው ሰዎች እድለኛ የሆኑ ሰዎችን ደስተኛ ናቸው ብለን እንገልጻለን ማለት ነው። ደስታ የሚመነጨው በተለያዩ ነገሮች ነው ማለትም አብረውን ካሉ ጓደኞች ሊሆን ይችላል። ከቤተሰቦቻችን ሊሆን ይችላል። እና ከተለያዩ ነገር ደስታ ሊመነጭ ይችላል።

እርዳታ እርዳታ ማለት የተለያዩ ነገሮችን እርዳታ ልንሰጥ እንችላለን እርዳታ ልንቀበል እንችላለን። ለምሳሌ እርዳታው ለምሳሌ እኔ ለተለያዩ ሰዎች እርዳታ እሰጣለሁ ማለት ነው:' እናም እርዳታ ምሰጠው ደግሞ ለምሳሌ ለአቅመ ደካማዎች እርዳታ መስጠት ያስደስተኛል። እድሜያቸው ለተ ለገፋ ሰዎች እና ለአዛውንቶች የተለያዩ እርዳታዎችን እሰጣቸዋለሁ። ገንዘብ ለሚያስፈልጋቸው ገንዘብ እሰጣቸዋለሁ የተለያየ ድጎማ አደርግላቸዋለሁ ማለት ነው። እንዲሁም የተለያዩ ስራዎችን መስራት ካለብኝ ለእነሱ ሄጄ እሰራላችኋለሁ እነዚህን በማድረግ እረዳችኋለሁ።

ፀሀይ ፀሀይ ማለት ያው በተፈጥሮ የምናገኛትና በጣም ለሰዎች አስፈላጊ የሆነች ነገር ናት። ማለት እና ፀሀይ አብዛኛውን ጊዜ ለተለያዩ ነገሮች ይጠቅማል ለምሳሌ ያው ሰዎች የፀሀይ ብርሃን ያስፈልጋቸዋል ማለት ነው። በዛ ምክንያት ፀሀይ በጣም ወሳኝ ነው ለተለያዩ ነገሮች ፀሀይ ያስፈልገናል ማለት ነው። እናም ሰዎች አሁን ፀሀይን ለተለያዩ ነገሮች ለምሳሌ ልብስ አጥበን ልብስ ለማድረቅ ፀሀይ ያስፈልገናል ማለት ነው። ከዚህም በተጨማሪ የተለያዩ ነገሮችን ለማድረግ ፀሀይ በጣም ወሳኝነት አለው

ችግር የለም ችግር የለም ማለት ምንም ችግር የለምና የሆነ ምንም ችግር እንደሌለና ሁሉም ነገር ሰላም እንደሆነ ለመግለጽ ችግር የለም ብለን ይሄ ምላሽ እንሰጣለን ማለት ነው። ለምሳሌ በተለያዩን ጊዜያት ሰዎች የተለያዩ ጥያቄዎችን ሊጠይቁን ይችላሉ ለምሳሌ የሆነ ነገር። የገጠመው ችግር ካለ ወይንም ምን አይነት ሁኔታ ላይ እንዳለ እና። ሲጠይቁ ሰዎች ደህንነታችን ለመግለጽ ምንም ችግር የለም እንላለን። ወይንም የሆነ ነገር ሰዎች እቃ ለመውሰድ ፈልገው። ፍቃዳችን ሲጠይቁን እንዲወስዱ ውሰዱ ችግር የለም እንላለን። ማለት ችግር የለም ማለት ሰላም መሆኑና ምንም አይደለም የሚለውን ቃል ለመግለጽ ነው የምንጠቀምበት

ችሎታ ችሎታ ችሎታ ማለት ሰዎች በተፈጥሯቸው የተለያየ አይነት ችሎታ ሊያገኙ ይችላል ማለትም ከሰው ሰው የተለያየ አይነት ችሎታ ይኖረዋል እና ችሎታዎች በጣም ይለያያሉ ከሰው ሰው ከሰው ማለት ነው። አንዳንድ ሰዎች የመዝፈን ችሎታ ሊኖራቸው ይችላል። አንዳንድ ሰዎች ደግሞ ስዕል የመሳል ችሎታ ሊኖራቸው ይችላል። አንዳንድ ሰዎች ደግሞ የመደነስ ችሎታ ሊኖራቸው ይችላል። እናም ሰዎች ችሎታ ከችሎታና እውቀት ከእውቀት ስለሚለያይ ሁሉም ሰው የየራሱ ችሎታ ስላለው በዛ ችሎታ መስራትና ራሱን ማዳበር አለበት ማለት ነው

ባንክ ባንክ የምንለው ከገንዘብ የምናስቀምጥባቸው ተቋማት ውስጥ የመንግስት ተቋማት ውስጥ አንዱ ነው ማለት የግል ባንኮችም አሉ የመንግስት ባንኮችም አሉ ማለት ነው። አሁን የመንግስት ባንክ ውስጥ የኢትዮጵያ ንግድ ባንክ የመንግስት ባንክ ነው። የተለያዩ የግል ባንኮችም አሉ አቢሲኒያ ቡና ሌሎችም አይነት የግል ባንኮች አሉ ማለት ነው። እና ባንክ በጣም ጠቃሚ ነገር ነው። ሰዎች ገንዘባቸውን የሚያስቀምጡበት ተቋም ነው። ማለትና ሰዎች ገንዘባቸውን በሌባ እንዳይዘረፉና የተለያየ አደጋ እንዳይደርስባቸው ሲሉ ባንክ ውስጥ ገንዘባቸውን ያስቀምጣሉ።

ቃለመጠይቅ ቃለመጠይቅ ማለት ሰዎች የብቃታችንን እና ችሎታችንን ለመፈተን የተለያየ አይነት ቃለመጠይቆች ይጠይቁናል ማለት ነው። ለምሳሌ ስራ ለመቀጠር መጀመሪያ ቃለመጠይቅ እንጠየቃለን ማለት ነው። ያንን ቃለመጠይቅ ካለፍንና በብቃት ከተወጣን ያንን ስራ ለመስራት ብቁ የምንሆነው። እናም የተለያዩ ቃል መጠየቆች አሉ። እና ያንን ቃል መጠይቅ ካለፍንና ወደ ስራው ለመግባት ያንን ቃል መጠይቅ ማለፍ አለብንና። ቃለመጠይቅ ሽሎታችንንና እውቀታችንን ለመመዘን ሰዎች ያንን ቃለመጠይቅ ይጠይቁናል

ገባኝ ገባኝ ማለት ያን ነገር እንደተረዳነው ምንገልጽበት ነው እና የሆነ ነገር ሰዎችን ነግረውን ወይንም ያንን ነገር እንድናረግ ነግረውን ያን ነገር መረዳታችንና እና ማወቃችንን ለመግለጽ ገባኝ እንላለን። አሁን ለምሳሌ። መምህር ያልገባኝን ነገር በሙሉ ጠይቀነው አስረድቶን በደንብ አስረድቶን ያን ነገር ስንረዳውና ሲገባን ገባቹ? ብሎ ሲጠይቀን አዎ ገብቶናል ገባኝ የሚል መልስ እንሰጣለን ማለት ነው

እናት እናት እናት ማለት የወለደችን ወላጅ እናታችን እናት እንላለን ማለት እናታችን ማለት የወለደችን ሰው እናታችን ብለን እንጠራለን። እና እናት በጣም ወሳኝ ናት በህይወታችን የምታሳድገን እሷ ናት ማለት ነው። እና እናቴን እኔ በጣም ነው የምወዳት። ጡጧን አጥብታ የተለያዩ ነገሮችን አድርጋ ተንከባክባ የሚያሳድገችኝ እሷ ስለሆነች። እናቴ ለኔ በህይወቴ በጣም ወሳኝ ሰው ናት ማለት። እና አብዛኛው ሰው እናቱን መንከባከብና በቻለው መጠን መርዳት አለበት።

መተኛት መተኛት ማለት ያው ሰዎች በተለያየ ጊዜ ይተኛሉ ማለት ነው ማለትም አብዛኛውን ጊዜ ሰዎች ሲደክማቸው ነው እሚተኙት ስራ ውለው ብዙ ጊዜያቸውን አጥፍተው ማለትም በጣም ሲደክማቸውና ቀኑን ሙሉ ሲሰሩ ሲውሉ ይተኛሉ ማለት ነው አብዛኛውን ጊዜ ያው እንደሚታወቀው ሰዎች እሚተኙት ማታ ማታ ነው። ማታ ከአራት ሰዓት በኋላ አብዛኛውን ጊዜ ሰዎች ይተኛሉ። እና ሰዎች እረፍት እሚያደርጉት አብዛኛው እሚተኙት ወደ ማታ አካባቢ ነው።

ማሳወቂያ ማለት ሰዎች የተለያዩ መንገዶች የተለያዩ ነገሮችን ሊያሳውቁ ይችላል ማለት ነው። ለምሳሌ የተለያዩ መረጃዎችን ለሰዎች በተለያየ መንገድ ሊያሳውቁ ይችላሉ ለምሳሌ የተለያዩ ማህበራዊ ሚዲያ ላይ ሊለቁ ይችላሉ። ወይንም ሚሴጅ ማለት ቴክስቶችን ወይንም ሚሴጆችን ሊጽፉ ይችላሉ። ከዚህም በተጨማሪ የተለያዩ ቴሌግራም ላይ ሊያሳውቁ ይችላሉ ወይንም እንዲሁም ማስታወቂያ ሊለጥፉ ይችላሉ። ማለት የተለያየ ለምሳሌ የስራ ቀጥር ሲፈልጉ ማለትም የሚቀጥሩት ሰው ሲፈልጉ ማስታወቂያ ይለጥፋሉ ማለት ነው። ስራ የሚቀጠር ሰው አለ ወይ የሚፈልግ ሰው አለ ብለው ማስታወቂያ ይለጥፋሉ

ብስክሌት ብስክሌት አንደኛው ሰዎች ከቦታ ቦታ የሚንቀሳቀሱበት ከመሽከርከሪያዎች ውስጥ አንዱ ነው እና አብዛኛውን ጊዜ ብስክሌት ሰዎች ወደተለያዩ ቦታዎች ይንቀሳቀሱባቸዋል ማለት ነው። እና ብስክሌት በጣም ወሳኝ ነገር ነው ሰዎች ከቦታ ቦታ ለመንቀሳቀስ በብስክሌት በቀላሉ መንቀሳቀስ ይችላሉ ማለት ነው። እና ከተለያዩ ከመሽከርከሪያዎች ማለት ከትራንስፖርት አይነቶች ውስጥ ቀለል ያለው ብስክሌት ነው እና ሰዎች ከቦታ ቦታ ለመንቀሳቀስ ብስክሌትን ይጠቀማሉ

ሶፍትዌር ሶፍትዌር ማለት የተለያዩ አፕሊኬሽኖችን ለመጫን የሚያገለግልን ነው ማለትም የተለያዩ አይነት ሶፍትዌር አሉ በነዛ ሶፍትዌሮች አንደኛ ስራችንን በቀላሉ ለመስራት እና የተለያዩ አፕሊኬሽኖችን ለመጫን ያገለግለናል ማለት ነው። አብዛኛውን ጊዜ ሰዎች የተለያዩ አይነት ሶፍትዌሮችን ይጭናሉ። እነዛን ሶፍትዌሮች በመጫን ደግሞ በቀላሉ ስራችንን መስራት እና መጠቀም እንችላለን እና ከሶፍትዌር ሶፍትዌር የተለያዩ ሶፍትዌሮች ነው ያሉት

ዲግሪ ዲግሪ ማለት አንዱ የትምህርት ደረጃችን ነው። ሰዎች ዲግሪ ያገኙ የሚባለው አንደኛ ሙሉ በሙሉ ትምህርታቸውን ጨርሰው ማለትም ከአንደኛ እስከ አስራ ሁለተኛ ክፍል ትምህርታቸውን ጨርሰው አስራ ሁለተኛ ክፍል ማለትም የማትሪክ ውጤት አልፈው ወደ ግቢ ገብተው ግቢ ተመርቀው ሲወጡ ማለትም ዲግሪ ይባላል ያንን የሚመረቁበት ከተለያዩ ዩኒቨርሲቲ የሚመረቁ ተማሪዎች ያኔ ዲግሪ ተመረቁ ይባላል እና ዲግሪ በጣም ወሳኝ ነገር ነው ለተለያዩ ስራዎች ለመግባት ይጠቅመናል።

መጠጣት መጠጣት ማለት የተለያዩ ነገሮችን ልንጠጣ እንችላለን ለምሳሌ መጠጥ ልንጠጣ እንችላለን ከመጠጥ የተለየ ደግሞ የተለያዩ ነገሮችን ልንጠጣ እንችላለን ማለት ነው። እኔ አሁን ለምሳሌ አብዛኛውን ጊዜ ማለት አብዛኛው እኔን ብቻ ሳልሆን አብዛኛው ሰዎች ውሃ ይጠጣሉ። እናም ውሃ መጠጣት ብዙ ጥቅሞች አሉት። አንደኛ ከበሽታ ይከላከልልናል ማለትም ጨጓራችንን በማጠብ ቆሻሻችንን ያስወግድልናል ማለት ነው። እና እኔ ውሃ መጠጣት አብዛኛውን ጊዜ በጣም ያስደስተኛል። እና አብዛኛውን ሰው ውሃ መጠጣት አለበት።

እንግሊዘኛ ትችላለህ አዎ እኔ እንግሊዘኛ እችላለሁ እንግሊዘኛ ልክ አንደኛ አለም አቀፍ ቋንቋ በመሆኑም የተነሳ ሁሉም ሰው መቻል አለበት ብዬ ነው። የማስበው እኔም የእንግሊዘኛ ቋንቋ እችላለሁ የእንግሊዘኛ ቋንቋ። የቻልኩበት ምክንያት ደግሞ አንደኛው የእንግሊዘኛ ቋንቋን ያገኘሁት በትምህርት ነው። ሁሌም የምማራቸው ትምህርቶች በእንግሊዘኛ ስለሆኑ የእንግሊዘኛን ቋንቋ እንድችልና እንዳዳብር ረድቶኛል። እናም እንግሊዘኛ ቋንቋ ማወቅ በጣም አስፈላጊ ነው።

ልብ ልብ ከሰውነት የውስጥ እቃችን ውስጥ አንዱ ነው። እና ልብ ልብ በጣም ወሳኝ ነገር ነው ማለት ነው። ልባችን ሲመታ ነው በህይወት የምንኖረው። እናም ልብ በጣም ወሳኝ ነገር ነው ማለት ነው። እና ልባችን ካቆመ ያው እንደሚታውቀው ሰው በህይወት መኖር አይችልም። በዛ ምክንያት ልብ ወሳኝ ነው ማለት ነው። ማለትም ልባችን በቃ የሆነ የልብ ምት የሚባል ነገር አለ። እና አብዛኛውን ጊዜ የልብ ምት የተስተካከለ ቢሆን ጥሩ ነው። እናም ልብ ወሳኝ ክፍል ነው

መስጊድ መስጊድ መስጊድ ማለት እንደሚታወቀው የስልምና ሃይማኖት ተከታዮች ማለትም የሚያምኑበት መስጊድ ብለው ይጠራሉ ምና አርባ አርባ አብዛኛውን ጊዜ አብዛኛውን ሙስሊሞች ወደ መስጊድ በመሄድ ጸሎት ያደርጋሉ ማለት ነው። እና መስጊድ በጣም ለሙስሊም ሃይማኖት ተከታዮች ለእስላሞች በጣም አስፈላጊ ነገር ነው። ያው አብዛኛውን ጊዜ ደግሞ አርብ አርብ በመሄድ ወደ መስጊድ ጸሎት ያደርጋሉ።

መታጠቢያ ቤት የት ነው መታጠቢያ ቤት የት ነው? ማለት ማለት አብዛኛውን ጊዜ ቤት ለመጠቀም ስንፈልግ ሰዎችን መታጠቢያ የት ነው ብለን እንጠይቃለን። እና መታጠቢያ ያው ፊታችንን እጃችን ማለት ሽንት ቤት ከተጠቀመ በኋላ ከዛው እጃችንን ታጥበን ምን ብለን የምንመጣበት ቦታ ነው ማለት ነው። እና መታጠቢያ የት ነው? ብለን የምንጠይቀው ጥያቄ ነው። ሰዎችን ወደ መጸዳጃ ቤት መሄድ ስንፈልግ ነው።

ክፍል ክፍል ማለት ክፍል በተለያዩ መንገድ ሊከፈል ይችላል። ለምሳሌ ክፍል የምንለው የቤትን ከሆነ ለምሳሌ እቃ ቤት ሳሎን መኝታ ቤት እንዲሁም ማድቤት ብለን ልንከፋፍለው እንችላለን። በቤት ደረጃ ማለት ነው። በትምህርት ደረጃ ደግሞ ክፍል የምንለው አንደኛ እውቀታችንና እድሜያችን እየጨመረ በሄደ ቁጥር እያለፍን የምንሄደውን ክፍል እንለዋለን ማለት ነው። እና ክፍል ማለት ደረጃችን እያደገ መሆኑን እና እውቀታችን እያደገ መሆኑን በትምህርት ደረጃ ያሳየናል

ቅዳ፣ ቅዳ፣ ቅዳ ማለት እንግዲህ የተለያየ ትርጉም ሊኖረው ይችላል ማለት አሁን ለምሳሌ ቅዳ የምንለው ውሃ ሊሆን ይችላል የተለያዩ መጠጦችን ሊሆን ይችላል እንዲሁም የተለያዩ ነገሮችን ቅዳ ልንል እንችላለን፤ እና ቅዳ ማለት የሆነ የሚቀዱ ነገሮች ማለት አሁን ለምሳሌ መጠጥ ሊሆን ይችላል ወይም የተለያዩ ነገሮችን እንደ መጥለቅ ወይም መጥ ጥለቅ ወይንም ቅዳ ብለን እንጠቀማለን ማለት ነው።

እንቁላል እንቁላል እንቁላል ማለት ያው ለምግብነት የሚያገለግል ምግብ ነው ማለትም ዶሮዎች የሚጥሉት ማለት ነው። እና እንቁላል የእንቁላል ምግብ ከፍስክ ምግቦች ውስጥ አንዱ ነውና በጣም ተወዳጅ ምግብ ነው ማለት ነውና። እንቁላል በቀላሉ ለመስራትም አመች በመሆኑና ማለት ለማዘጋጀት ከባድ ያልሆነ ምግብ እና በጣም ቀለል ያለ ምግብ ስለሆነ ለማዘጋጀት አብዛኛውን ጊዜ እንቁላል መመገብ ያስደስተኛል

ሳምንት ሳምንት የምንለው አሁን ለምሳሌ አንድ ሳምንት የምንለው ሰባት ቀናት ነው እና ያው ሳምንት የምንለው ሳምንታት በቃ ሳምንት የምንለው ቀናቶች ተጠራቅመው ነው ሳምንት የሚሆኑት ማለት ነው። እናም አንድ ሳምንት እና አሁን አንድ ሳምንት ስንል ሰባት ቀኖችን ነው አንድ ሳምንት የምንለው ማለት ነው እና ቀናቶች ተጠራቅሞ ሳምንት ይሆናሉ ማለት ነው። እና አብዛኛውን ጊዜ በሳምንት ብለን የምንገልጸው ቀን ሰባት ቀናትን ሰባት ቀን ከማለት ይልቅ ሳምንት በማለት እንገልጸዋለን

በረዶ በረዶ በረዶ ማለት ያው እንደሚታወቀው በክረምት ወቅት የሚጣልና የሚወርድ ነው እናም በረዶ ያው በክረምት ጊዜ ከሰማይ የሚወርድ ነገር ነው እና በረዶ በጣም ጉዳት ያለው ነገር ነው ማለት ነው። በረዶ በሚጥልበት ጊዜ የተለያዩ አትክልቶችን የተለያዩ ሰብሎችን ሊጎዳ ይችላል። ከዚህም በተጨማሪም በረዶ እንስሳትን እንዲሁም ሰዎችን ሊጎዳ ይችላል ማለት ነው። እና በረዶ በጣም መጥፎ ነገር ነው ማለት ነው።

መልእክት መልእክት መልእክት ማለት የሆነንን ነገር መረጃ ለማስተላለፍ የምንጠቀምበት መንገድ መልእክት ይባላል። አሁን ለምሳሌ በስልካችን የተለያየ አይነት መልእክቶችን ልንላላክ እንችላለን ማለት ነው። ማለትም በአካል ሳንገናኝ ብቻ በስልካችን ማስተላለፍ የፈለግነውን ነገር ወይንም መልእክት በቀላሉ በአካል ሳንገናኝ በቴክስት በማድረግ ብቻ መልእክት ማስተላለፍ እንችላለን ማለት ነው።

አጭበርብር አጭበርብር ማለት ያንተ ያልሆነን ነገር ውሰድ ወይንም ያንተ ያልሆነን ነገር ከሰዎች ቀማ ማለት ነው ማጭበርበር በጣም መጥፎ የሆነ ነገር ነው። በሃይማኖታችንም ለአእምሮአችንም ጥሩ አይደለም። ምክንያቱም ማጭበርበር ማለት የኛ ያልሆነን ነገር መፈለግ ወይንም አጭበርብሮ አታሎ ከሰዎች መውሰድ በመሆኑ የተነሳ ሰዎችን የሰው ሰዎችን አጭበርብረን በምንወስድበት ጊዜ ሰዎች በእኛ ሊያዝኑና ሊከፉ ስለሚችሉ የሰውን ነገር መንካት ወይንም ማጭበርበር መጥፎ ነገር ነው

ማን ማን ማለት ያንን ሰው ማን የሰውን ማንነት ለማወቅ የምንጠቀምበት ቃል ነው። ማን ብለህ እኔ የምንጠራው በተለያየ ነገር ነው። ማለትም የዛን ሰው ማንነት ስሙን ለማወቅ ሊሆን ይችላል። እንዲሁም የተለያየ ነገሮች ማን የሚለውን ቃል እንጠቀማለን ማለት ነው። እናም ያው የሰውን ማንነት ሁኔታ እና ይሄ የሆነ ድርጊት በሚፈጸምበት ጊዜ ያንን ፈጻሚው ማን እንደሆነ ለማወቅ ማን የሚለውን ቃል እንጠቀማለን

ሰርዝ ሰርዝ ማለት አጥፋ ወይንም ደልት ማለት ነው የተለያዩ ነገሮችን ማጥፋት ወይንም መደለት ማለትም እንዳልተፈጠረ መተው እንደመተው ይቆጠራል ማለት ነው። ሰርዝ ማለት የሆኑ ነገሮች ለምሳሌ። የተለያዩ አይነት ጽሁፎችን ሊሆን ይችላል የጻፍናቸውን አያስፈልግም ብለን በምናስብበት ጊዜ ወይንም እንግዲህ በኋላ አይጠቅመንም ብለን በምናስብበት ጊዜ ሰርዝ ልንሰርዘው እንችላለን ማለት ነው። እንዲሁም ከዚህ በተጨማሪ በተለያዩ ነገሮች ማየት የማንፈልጋቸውን ነገሮች ልናጠፋ ወይንም ልንሰርዝ እንችላለን

ኢንቨስትመንት ኢንቨስትመንት ማለት የሆነ ነገር ትርፍ ያተርፈኛል ብለን የሆነ ነገር ላይ ማለትም የሆነ ገንዘባችንን አቅማችንን ጎልበታችንን ስናፍስ ያ ኢንቨስትመንት ይባላል። እናም ኢንቨስትመንት ሰዎች ማለትም ባለሀብቶች የተለያዩ ኩባንያዎች ላይ ሊሆን ይችላል ስራዎች ላይ ሊሆን ይችላል ኢንቨስት አረጉ ሲባል ገንዘባቸውን አቅማቸውን አፈሰሱ ማለት ነው። እናም ያን ነገር እናተርፍበታለን የተሻለ ነገር እናገኝበታለን ብለው ሚያደርጉት ነገር ነው

መረጃ መረጃ መረጃ ማለት በጣም ወሳኝ ነገር ነው። ማለት መረጃ ለተለያዩ ነገሮች ሊጠቅም ይችላል። ማለትም ለምሳሌ መረጃ ለተለያዩ ስራዎችን ለመስራት እና ሀላፊነቶችን ለመውሰድ ያለን ያለንን ነገር ሁሉ የተለያዩ ስራዎችን ለመስራት መረጃ ያስፈልገናል ማለት ነው። እና መረጃ በጣም ወሳኝ ነገር ነው። እያንዳንዱን ነገር ለምሳሌ የሆነ ነገር ለማድረግ መጀመሪያ መረጃ ማግኘት አለብን ማለት ነው

ቢሮ ቢሮ ቢሮ ማለት እንደሚታወቀው ያው መስሪያ ቤት ውስጥ የተለያዩ ስራዎችን የምንሰራበት ቦታ ቢሮ ይባላል ማለት ነው እና ቢሮ ውስጥ የተለያዩ አይነት ስራዎችን እንሰራለን። ዶክመንቶችን ሊሆን ይችላል የተለያዩ ፋይሎችን የተለያዩ ነገሮችን ከዛ እንሰራለን የምንሰራውን ስራ ማለት ነው። ከዚህም በተጨማሪ ቢሮአችን ውስጥ የተለያዩ ደንበኞችን እናስተናግዳለን ማለት ነውና። ቢሮ የተለያዩ ስራዎችን ለመስራት ደንበኞችን ለማስተናገድ ይጠቅማል

ውሃ ውሃ ውሃ ማለት በጣም ወሳኝና ለመጠጥ አገልግሎት የሚውል ነው። እና ውሃ ለመጠጥ አገልግሎት ብቻ ሳይሆን ለተለያዩ ነገሮች በጣም ወሳኝ ነው ማለት ነው። የተለያዩ ነገሮችን ለመስራትም በጣም ወሳኝ ነው። ውሃ ማለት ህይወት ነው ማለት ነው ያለ ውሃ መኖር አይቻልም። እና ውሃ የተለያዩ ምግቦችን ለማብሰል እንዲሁም የተለያዩ ነገሮችን ለማጠብ የተለያዩ ነገሮችን ለማጽዳት በጣም አስፈላጊ ነው። ከዚህም በተጨማሪ ውሃ ለመጠጥ አገልግሎት ይውላል። እና ውሃ በጣም ለህይወታችን ወሳኝ ነገር ነው

ዘጠኝ ዘጠኝ ማለት ቁጥር ነው። ቁጥርን ለመግለጽ ነው ዘጠኝ እሚለው እምንጠቀምበት በተለያየ ጊዜ ቁጥር ለመግለጽ እንጠቀምበታለን ማለት ነው። አሁን ለምሳሌ የትምህርት ደረጃችንን ለመግለጽ አሁን ዘጠነኛ ክፍል ከሆነ ስንተኛ ክፍል ናችሁ ስንባል ዘጠኝ ብለን እንላለን። እንዲሁም የተለያዩ ምንም መጠንን ለመግለጽ የተለያዩ መጠኖችን ብለን ማለት ዘጠኝ የሚያክል ጎዝ ሲሆን ዘጠኝ ብለን እንገልጻለን ማለት ነው

ጠማኝ ጠማኝ ጠማኝ ማለት የሚጠጣ ነገር እፈልጋለሁ ማለት ነው። አብዛኛውን ጊዜ ውሃ ሊጠማን ይችላል ወይም የተለያዩ ነገሮች ሊጠማን ይችላል ማለት ነው። አሁን አብዛኛውን ጊዜ ሞቃታማ በሚሆንበት በበጋ ወቅት ሰዎች የሚጠማቸው ውሃ ነው እና አብዛኛውን ጊዜ ሰዎች በበጋ ወቅት ውሃ ይጠማቸዋል ማለት ነው። እናም በሚጠማቸው ጊዜ ውሃ መጠጣት አለባቸው ባይ ነኝ። እናም ያው ጠማኝ ማለት ጉሮሮዬ ደረቀ የሚጠጣ ነገር ፈልጋለው ማለት ነው

ዛሬ ዛሬ ዛሬ ማለት ያለንበትን እና የዛሬ ዛሬ ቀንን ለመግለጽ ዛሬ እንላለን በተለያየ ጊዜ ዛሬ እሚለውን ቀን እንጠቀማለን ማለት ነው። አሁን እየፈጸምን ያለንበትና ያለንበትን ቀን ለመግለጽ አሁን ለምሳሌ ያለንበትን ቀን ለመግለጽ ቀኑን ስሙን ከመናገር ይልቅ ዛሬ ብለን ያንን ቃል ያንን ቃል እንገልጸዋለን ማለት ነው። እና ዛሬ ማለት አሁን እየተደረገ ያሉትን ነገሮች ዛሬ ብለን እንገልጻቸዋለን

አምስት አምስት ማለት ቁጥርን ለመግለጽ የምንጠቀምበት ቃል ነው የተለያየ ጊዜ አምስት እሚለውን ቃል እንጠቀማለን። ለምሳሌ የትምህርት ደረጃን ለመግለጽ አምስተኛ ክፍል የሆነ ሰው ስንተኛ ክፍል ነህ? ተብሎ ሲጠይቅ አምስት ይላል እንዲሁም የተለያዩ መጠኖችን ለመግለጽ አምስት እሚለውን ቃል እንጠቀማለን ማለት ነው። ማለት እንነዚህ አምስት ማለት አሁን ለምሳሌ በቁጥር የሚገለጹ ቃላትን አምስት እንላለን። መጠናቸው አምስት የሆኑ በቁጥር እሚገለጹ ነገሮችን አምስት እንላለን ማለት ነው።

አይን አይን ማለት ከሰውነት ክፍሎቻችን ውስጥ ዋነኛውና አንዱ ነው እና አይን ን አይን በጣም ወሳኝ ነገር ነው ማለት ነው። የተለያዩ ነገሮችን ምናይበት ምንመለከት እ በት አይናችን ነው ማለት ነው ናይን ከሰውነት ክፍሎቻችን በጣም ወሳኙና ዋናው ነው። አይን ከሌለ እንደፈለግነ ከቦታ ቦታ መንቀሳቀስ ይከብደናል ማለት ነው። እና ነገሮችን አይተን ለመገንዘብም በጣም ይከብደናልና አይናችን በጣም ወሳኝ የሰውነት ክፍላችን።